ዋና ሀላፊነቶች ምንድን ናቸው? ቤት ላይ በደንብ በመቆጣጠር የቤቶችን ነገሮች መቆጣጠር። እንዲሁም ስራ ቦታዎች ላይ የስራ ሀላፊነቶችን ቆጣጠር። እያንዳንዱ ሰነዶችን ማስተካከል እንዲሁም እንትን ማለት ብዙ አይነቶች ሀላፊነት አሉኝ። እንዲሁም ትምህርት ቦታ ላይ አረ በአግባቡ ትምህርቱን ተምሮ እንትን ማለት። እና ብዙ አይነት ሀላፊነቶች አሉ። የቤትም የሆነ የስራም የሆነ የትምህርት ቦታዎች ብዙ ሀላፊነቶች አሉብኝ። እኔ